እኔ ብዙን ጊዜ ቲሸርት እና ጂንስ ከስኒከር ጋር መልበስ በጣም እወዳለሁ። ሆኖም ግን ብዙ ሰዎች የተለያየ አይነት ልብስ ይመርጣሉ ይህም ደግሞ እንደ ባህላቸውና እንደ አየሩ ሁኔታ ይለያያል ማለት ነው። አንዳንድ ሰዎች ቀላል እና ምቹ የሆነ ልብስ ይወዳሉ። ቅድም እኔ እንደገለጽኩት እንደ ቲሸርት ጂንስ ወይንም ስፖርት ልብስ ይለብሳሉ። እነዚህ ለዕለታዊ እንቅስቃሴ ቀላልና ምቹ ናቸው። ሆኖም ግን ልብስ ያው ብዙም ጊዜ ለምሳሌ የደንበኞች አገልግሎት የምንሰጥ ከሆነ ከረባትና ሱፍ ማድረጋችን በጣም አስፈላጊ ነው። ባንክ የሚሰሩ ልጆች ብዙ ጊዜ ከራባት ሱፍ ያደርጋሉ። እንዲሁም ደግሞ መስተንግዶ የሚሰጡ ሰዎችም ያው ከሰዎች ጋር የሚያገናኝ ስለሆነ ጥሩ አይነት ልብስ መልበሱ በጣም አስፈላጊ ነው። ሌሎች ሰዎች ደግሞ የባህላዊ ልብስ መልበስ ይወዳሉ። ለምሳሌ በኢትዮጵያ ውስጥ ብዙ ሰዎች በበዓል ቀን ወይንም በልዩ ዝግጅት ጊዜ የበአል ልብስ ይለብሳሉ እነዚህ ልብሶች ውብ ናቸው እና ባህልን ያሳያሉ። አንዳንድ ሰዎች የስራ ልብስ ወይም የፎርም ልብስ ይመርጣሉ። ለምሳሌ ሱፍ ቀሚስ ወይንም ደግሞ የተዘጋጀ ልብስ ያው ቅድም እንደነገርኩህ እንግዲህ የምትሰጠው የስራ አይነት አስተዋጽኦ ያደርጋል የደንበኞች አገልግሎት የምትሰጥ ከሆነ ሱፍ መልበስ ወንዶች ሴቶች ደግሞ ቀሚስና ሸሚዝ ሊያደርጉ ይችላሉ። እንዲሁም ደግሞ የስራው አይነት በጣም ይወስናል ማለት ነው ስለዚህ አብዛኞቹ የኢትዮጵያ ውስጥ ያሉ ሰዎች ደግሞ ባህላዊ ልብስ መልበስ ይወዳሉ። በተለይ ደግሞ በበዓል ቀን እና በልዩ ዝግጅት ጊዜ ስለዚህ እንግዲህ ልብስ ብዙ ጊዜ የሚለበሰው እንደየባህሉ እንዲሁም ደግሞ እንደ አየሩ ሁኔታ ይለያያል። ለምሳሌ ሞቃታማ የሆነ አካባቢ የሚኖሩ ሰዎች ብዙ ጊዜ ሸበጥ ሊያደርጉ ይችላሉ። እንደውም ቁምጣ ሊለብሱ ይችላሉ እንዲሁም ቲሸርት ብቻ አድርገው ሊንቀሳቀሱ ይችላሉ። ስለዚህ ልብስ እንግዲህ ብዙ ጊዜ እንደ ባህሉ እና እንደ አየሩ ጠባይ የሚለያይ እንደሆነ ከዚህ መመልከት ትችላለህ። እኔ ግን በጣም ምወደው አለባበስ ቅድም እንደገለጽኩልህ ቲሸርት ጂንስ እና አዲዳስ ጫማ ማድረግ በጣም ደስ ይለኛል። የልብስ ምርጫ በአየር ሁኔታም ይመራል። በብርድ ጊዜ ሰዎች ሞቃት ልብስ ይለብሳሉ ለምሳሌ ጃኬት ወይንም ደግሞ ሹራብ ወይንም ካፖርት ሊያደርጉ ይችላሉ ስካርፕም ሊጠመጥሙ ይችላሉ። በሙቀት ጊዜ ደግሞ ቀለል እና ነፋስ የሚያስገባ ልብስ ይመርጣሉ። ስለዚህ የአየሩ ሁኔታ እንግዲህ አስተዋጽኦ ያደርጋል አንደኛው ባህል አስተዋጽኦ ያደርገናል ብለናል ሁለተኛው ደግሞ አየር ነው አስተዋጽኦ የሚያደርገውን። ልብስን በምትመርጥበት ጊዜ በአጠቃላይ ሰዎች የሚወዱት ልብስ ምቹ ውብ እና ከሁኔታዎች ጋር የሚስማማ መሆን አለበት። ልብስ የሰውን ባህሪና ምርጫ ሊያሳይ ይችላል። ስለዚህ ሰዎች የሚያስደስታቸውንና የሚስማማቸውን ልብስ መምረጥ ይችላሉ ማለት ነው

የቤት ጣሪያ ከብዙ አይነት ነገሮች ሊሰራ ይችላል ይህ በሀገር በአካባቢ የአየር ንብረት በገንዘብና በሰዎች ምርጫ የተመሰረተ ነው። አንዳንድ የቤት ጣሪያዎች በቆርቆሮ ይሰራሉ ቆርቆሮ ቀላል ነው ዝናብን ይከላከላል እና በብዙ ቦታ ተጠቃሚ ነው። በኢትዮጵያ ብዙ ቤቶች ጣሪያቸው በቆርቆሮ የተሰራ ነው። የኔም ቤት ያው በቆርቆሮ ነው የተሰራው ጣሪያው ስለዚህ እንግዲህ እንደ አየሩ ሁኔታ እንደየሀገሩ ሁኔታ ይለያያል ማለት ነው። ግን አብዛኛው ያው ቆርቆሮ መጠቀም ቀላል ነው በዋጋም ደረጃ ረከስ ይላል ዝናብን ይከላከላል። እንዲሁም ደግሞ የፀሀይ ብርሃን እንዳይገባም ይከላከላል ስለዚህ በብዙ ነገር ጠቃሚ እንደሆነ መመልከት እንችላለን የቆርቆሮ ጣራ። አንዳንድ ጊዜ ጣሪያ በእንጨትና በሳር ይሰራል ይህ በተለይ በገጠር አካባቢ ይታያል። እንጨት የጣሪያውን መሰረት ይይዛል። ሳሩ ግን ዝናብንና ፀሀይን ለመከላከል ይረዳል። አንዳንድ ቤት ጣሪያቸውን በኮንክሪት ይሰራሉ። ኮንክሪት ጠንካራ ነው እና ለረጅም ጊዜ ይቆያል። ስለዚህ እንደነገርኩህ እንግዲህ እንደ አካባቢው ሁኔታ ይለያያል ማለት ነው። ጣሪያ የምትሰራበት አዲስ አበባ ላይ አብዛኛው ሰው ቤቱን በቆርቆሮ ነው የሚሰራው። ግን ወደ ገጠር ደግሞ ስትሄድ ከእንጨት እና ከ ከሳር ይሰራሉ ማለት ነው። ቆርቆሮ ጣራቸውን ይህም እንግዲህ የፀሀይ ብርሃንን ለመከላከል እንዲሁም ደግሞ የዝናብንም ለመከላከል ይረዳቸዋል። ሌሎች ደግሞ አዲስ አበባ ውስጥ በተለይ በኮንክሪትም የሚሰሩ አሉ ስለዚህ ጣራው ጠንካራና ለረጅም ጊዜ የሚቆይ እንዲሆን ያደርገዋል ማለት ነው። ኮንክሪት ስለሆነ ጥሩ ነው ጥንካሬውም ከፍተኛ ነው ማለት ነው። እንዲሁም ጣሪያ በሸክላ ታይልስ ሊሰራ ይችላል። ይህ በአንዳንድ ዘመናዊ ቤቶች ይታያል ታይል የሚያምር ነው እና ቤቱንም ውብ ያደርገዋል። በተለይ አዲስ አበባ ውስጥ እንደነገርኩ እንግዲህ ከብዙ አይነት ነገሮች ነው የሚሰሩት እንግዲህ ከቆርቆሮ የሚሰራ አለ ብለናል። ከኮንክሪት የሚሰራ አለ ብለናል አሁን ደግሞ ከታይልስ የሚሰራ ነው ያለው። ታይል ደግሞ በጣም ዘመናዊ ነው የሚያምር ያደርገዋል ቤቱን ውበት ያጎናፅፈዋል። ስለዚህ እሱንም መጠቀም ይቻላል ብዙ ጊዜ ግን ያው ቆርቆሮውን ከመቱ በኋላ ነው ከላይ ላይ ታይልስ የሚያደርጉበት ስለዚህ ቆርቆሮም ይጠቀማሉ ማለት ነው። ታይልንም ሊጠቀሙ ይችላሉ በአጠቃላይ እንግዲህ የቤት ጣሪያ ከቆርቆሮ ሊሰራ ይችላል ከእንጨት ሊሰራ ይችላል ከሳር ሊሰራ ይችላል ከኮንክሪት ሊሰራ ይችላል። ከታይልስ ሊሰራ ይችላል እያንዳንዱ አይነት ጣሪያ የራሱ ጥቅም አለው እና ሰዎችን በሚያስፈልጋቸው መሰረት ይመርጣሉ። ይህ እንግዲህ በኢትዮጵያና በአዲስ አበባ ውስጥ ያሉትን ነው የነገርኩህ። ከኢትዮጵያ ውጪ ደግሞ ሌሎችም የራሳቸውን መንገድ ሊጠቀሙ እንደሚችል ይሰማኛል

የምወደው ሬስቶራንት ግዮን ሆቴል ያለበትን ሬስቶራንት ነው በጣም ነው ደስ የሚለኝ አካባቢው በጣም ደስ ይማላል ነፋሻማ ነው። ዛፎች አሉ ፓርኮች አሉ ውስጡ በጣም ደስ ይላል ለመዝናናት እና ጊዮን ሆቴልን እመርጠዋለሁ። ብዙ ሰዎች የሚወዱት ሬስቶራንት ጣፋጭ ምግብ የሚያቀርብ ንጹህ የሆነ እና ሰራተኞችም ደግሞ እንግዶችን በጥሩ መንገድ የሚቀበሉ ሲሆኑ ሬስቶራንቱን በጣም ይወዱታል። እንዲሁም ሬስቶራንቱ ሰዎቹ በምቾት የሚቀመጡበት ጸጥ ያለና ደስ የሚል አካባቢ ሊኖረው ይገባል ጊዮን ሆቴሉንም የወደድኩበት ምክንያት ያ ነው። ጸጥ ያለ ነው አካባቢው የወፍ ጫጫታ ነው የምትሰማው በብዛት የመኪና ጫጫታ አይሰማህም። ስለዚህ እንዲሁም ደግሞ ምግባቸውም በጣም ጣፋጭ ነው ንጹህ ነው ስለዚህ እወደዋለሁ። ሬስቶራንቱን ስለዚህ ሰዎች እንግዲህ አብዛኛው ሬስቶራንትን የሚወዱበት ምግብ ምግባቸው ጣፋጭ ሲሆን ንጹህ የሆነ ነገር ሲያቀርቡ ሰራተኞቹ ደግሞ እንግዶችን በጥሩ መንገድ የሚቀበሉ ሲሆኑ በዚህ አይነት መንገድ ሰዎች ሬስቶራንትን ሊወዱት ይችላሉ ማለት ነው። ለምሳሌ በኢትዮጵያ ብዙ ሰዎች የሚወዱት ሬስቶራንት የኢትዮጵያ ባህላዊ ምግብ የሚያቀርብን ነው። በእነዚህ ሬስቶራንት ውስጥ እንጀራ ይቀርባል። ዶሮ ወጥ ሽሮ ክትፎ እና ጥብስ ያሉ ምግቦች ይገኛሉ። ሰዎች ከጓደኞቻቸው ወይንም ከቤተሰቦቻቸው ጋር ወደ ሬስቶራንቱ ሄደው እነዚህን ምግቦች መመገብ ይወዳሉ። አዎ ስለዚህ ባህላዊ ሬስቶራንት በጣም ይወደዳል ግዮንም ባህላዊ ነው ባይዘዌይ ሬስቶራንቱ በጣም ጣፋጭ የሆኑ ምግቦች ይቀርባሉ ዶሮ ወጣ አለ እንጀራ አለ ሽሮ አለ ክትፎ አለ የፈለከው አይነት የኢትዮጵያ ምግብ ይቀርብልሃል። የውጭም ቢሆን በብፌ መልክ ይቀርብልሃል የፈለከው አይነት ምግብ እና ሬስቶራንቱ የሚወደድበት ለዛ ነው እና ብዙ ኢትዮጵያኖችም ያው ባህላዊ ምግብ ነክ የሆኑ ነገሮችን ይወዳሉ። ስለዚህ ከጓደኞቼ ከቤተሰቦቼ ጋር ሆነህ ወደ እነዛ ሬስቶራንቶች እየሄድክ መመገብ ደግሞ በጣም የሚያስደስት ነገር ነው። ጥሩ ጊዜ ማሳለፍ ትችላለህ ሰውነትህ አርፎ አይምሮ ተዝናንቶ መምጣት ትችላለህ። አንዳንድ ሰዎች ደግሞ ፈጣን ምግብ ፋስት ፉድ የሚሸጥበት ሬስቶራንት ይወዳሉ በእነዚህ ቦታዎች ፒዛ ይቀርባል በርገር ሳንድዊች ጁስ የመሳሰሉትን ማግኘት ትችላለህ። እነዚህ ምግቦች ፈጣን ስለሆኑ ብዙ ሰዎች በስራ ወይንም በጉዞ መካከል መመገብ ይመርጣሉ። ያው ፋስት ፉድ እንግዲህ በብዛት የሚመረጠው በጉዞ ላይ ስትሆን ወይንም ደግሞ ስራ ላይ በምትሆንበት ጊዜ ጊዜ በጣም አጭር በሚሆንበት ጊዜ። ፈጣን ሆኖ ይቀርቡልሃል ፒዛ ሊሆን ይችላል በርገር ሊሆን ይችላል ሳንድዊች ሊሆን ይችላል ቀለል ያሉ ጁሶችም ሊሆኑ ይችላሉ። እነዚህን መመገብ በጣም አስፈላጊ ነው በአጠቃላይ የሚወደድ ሬስቶራንት በሰው በሰው ይለያያል አንዳንድ ሰዎች ባህላዊ ምግብን ሊመርጡ ይችላሉ። ሌሎች ደግሞ ዘመናዊና ፈጥን ምግበን ይመርጣሉ ነገር ግን ጥሩ ሬስቶራንት ሁልጊዜ ጣፋጭ ምግብ ንጹህ አካባቢ እና ጥሩ አገልግሎት ያለው መሆኑ በጣም አስፈላጊ ነው

ኢትዮጵያ ውስጥ ካሉ ከተሞች ውስጥ የምወደው ከተማ አዲስ አባ ነው ከአዲስ አባ ቀጥሎ ሀዋሳ ከተማ በጣም ደስ ትለኛለች ከዛ አዳማ ከተማን በጣም እወዳታለው። ከዛም ደሞ እንደ ባህር ዳር ጎንደር አርባ ምንጭ የመሳሰሉት መቀሌ የመሳሰሉት ከተሞችም ቆንጆ ናቸው። ለኑሮ እና ሰዎች እንግዲ ብዙ ጊዜ ከተማን በሚመርጡበት ጊዜ አንደኛ ሰላም እንዲመርጡ ነው ሚወስኑት ሰዎች ከተማ ሲመርጡ ብዙ ነገሮችን ይመለከታሉ። አንዱ ነገር የከተማው የአየር ንብረት ነው። አንዳንድ ሰዎች ቀዝቃዛ አየር ይወዳሉ። ሌሎች ደሞ ሙቀት ያለው አየር ይመርጣሉ እንዲውም ከተማው ንጹ መሆኑ ብዙ ዛፎችና አረንጓዴ ቦታዎች መኖሩ ሰዎችን ደስ ያሰኛል። ስለዚ እንግዲ ሰዎች ከተማን በሚመርጡበት ጊዜ እንግዴ አንደኛ የአየር ንብረቱን ነው። ግምት ውስጥ የሚያስገቡት አየር ንብረቱ እንዴት ነው ቀዝቃዛ ነው ወይ ወይስ ሞቃታማ ነው ወይ የሚለውን ነገር ግምት ውስጥ ያስገባሉ ማለት ነው። እንደገናም ደሞ ከተማ ውስጥ ደሞ ንጹ ነው ወይ የሚለው ዛፎች አሉ አረንጓዴ ቦታዎች መኖራቸው ሰዎች ደስተኛ ሆነው እዛ ለመኖር እንዲችሉ ያደርጋቸዋል። አዲስ አባን ብትመለከት በአሁን ሰዓት በጣም ንጹ ከተማ ሆኗል። እንዲውም በጣም ብዙ ፓርኮች አሉ ዛፎች አሉ በየመንገዱም አረፍ ማለት ትችላለህ። ዘና ብለህ መውጣት መንቀሳቀስ የምትችልበት ከተማ ነው እና ሚወደድ ከተማ ነው። ከዚ በተጨማሪ ሰዎች በከተማ ውስጥ ያሉ እድሎችን ይመለከታሉ ለምሳሌ የስራ እድል አለ ወይ ትምህርት ቤቶች ሆስፒታሎች መዝናኛ ቦታዎች መኖር ከተማ ሚያስወድዱ ነገር ነው። ትልቅ ከተሞች ብዙ አገልግሎት ስለሚኖራቸው ሰዎች ብዙ ጊዜ እነሱን ይመርጣሉ። ስለዚ እንግዲህ ከአየሩ በተጨማሪ እንግዲ ሰዎች ሌላ ሚመለከቱት ምንድነው? እድሎችስ አሉ ወይ በከተማ ውስጥ ለምሳሌ የስራ እድል ሊሆን ይችላል። ትምህርት ቤቶች አሉ ወይ ሆስፒታሎች መዝናኛዎች? እነዚን ነገሮች ግምት ውስጥ ያስገባሉ ማለት ነው። ከተማን በሚመርጡበት ጊዜ በዚ መሰረት አዲስ አባን ብትመለከት አሁን ብዙ ትምህርት ቤቶች አሉ ብዙ የስራ እድሎችም አሉ እና ለመዝናናትም ሆነ ለብዙ ነገር በጣም። ውብ ከተማ እንደሆነች መመልከት ትችላለህ። በኢትዮጵያ ለምሳሌ ለመስጠት ብዙ ሰዎች አዲስ አበባን ይወዳሉ ምክንያቱም ትልቅ ከተማ ናት ብዙ ዩኒቨርሲቲዎች የስራ እድሎች ሬስቶራንቶች መዝናኛ ቦታዎች አሉባት። አንዳንድ ሰዎች ደሞ እንደ ባህር ዳር ወይንም ሀዋሳ ያሉ ከተሞችን ይወዳሉ ምክንያቱም ተፈጥሯዊ ውበት እና የሀይቅ ውሃ አካባቢ ነው። ስለዚ ቅድም እንደነገርኩህ እንግዲ ያው ከተማን በምንመርጥበት ጊዜ ግምት ውስጥ ማስገባት ያለብን ነገር የአየሩ ጠባይ። የስራ እድል ይፈጥራል ወይ ብዙ እድሎች አሉ ወይ ከተማ ውስጥ እነዚን ነው ግምት ውስጥ ምናስገባው በዚ መሰረት አዲስ አባ። በኢትዮጵያ ውስጥ ስትመለከት ጥሩ ከተማ ነች። ከዛ ቀጥሎ ደሞ እንደተናበደው ባህርዳር ሀዋሳ አዳማ ሌሎችም ከተሞች። በጣም ጥሩ ከተማ እንደሆኑ መመልከት ትችላለህ። በአጠቃላይ የሚወደው ከተማ በሰው ሰው ይለያያል አንዳንድ ሰዎች ትልቅ ከተማ ይወዳሉ ሌሎች ደሞ ጸጥ ያለ ትንሽ ከተማ ይመርጣሉ ዋናው ነገር ሰዎች በከተማ ውስጥ ደስተኛ መሆንና ምቾት መሰማቱ ነው።

ዜና ከብዙ ምንጮች ሊገኝ ይችላል ሰዎች የአለምና የአካባቢ ነገሮችን ለማወቅ ዜና ይከታተላሉ። አንዱ የዜና ምንጭ ቴሌቪዥን ነው ብዙ ሰዎች በየቀኑ ቴሌቪዥን ከፍተው የሀገር ውስጥ እና የአለም ዜናን ይመለከታሉ። ቴሌቪዥን በምስልና በድምጽ መረጃ ስለሚያቀርብ ሰዎች በቀላሉ መረዳት ይችላሉ። ስለዚህ እንግዲህ ብዙ አይነት የዜና ምንጮች አሉ በዛሬው ጊዜ ግን አንደኛው ቴሌቪዥን ነው። ቴሌቪዥን ያው ታማኝም የሆነ የዜና ምንጭ ነው ስለዚህ በቀላሉ ከፍተህ መመልከት የሀገር ውስጥም ሆነ የአለም ዜና መመልከት ትችላለህ። በምስልና በድምጽም የሚቀርብ መረጃ ስለሆነ በቀላሉ መረዳት ይቻላል ማለት ነው። ሌላ የዜና ምንጭ ደግሞ ሬዲዮ ነው ሬዲዮ በተለያየ መንገድ ላይ ሲጓዙ ወይንም ስራ ሲሰሩ ለመስማት ቀላል ነው። ብዙ ሰዎች በመኪና ውስጥ ወይንም በቤት ሬድዮ ከፍተው ዜና ይሰማሉ። ስለዚህ እንግዲህ የዜና ምንጭ አንደኛው ቴሌቪዥን ነው ብለናል ያው በምስል ተደግፈው የሚቀርብ ነው ሬድዮ ደግሞ ያው ድምጽ ብቻ ነው የምትሰማው። ምስል የሚባል ነገር አይኖርህም። ሆኖም ግን በተለያየ ቦታ በምትጓዝበት ጊዜ ስራ በምትሰራበት ጊዜ በቀላሉ መስማት ትችላለህ። በመኪና ውስጥም ሆነ ሬድዮ መክፈትና ማዳመጥ ይቻላል። ዜና ከጋዜጣ እና ከመጽሄትም ደግሞ ሊገኝ ይችላል። እነዚህ የታተሙ መረጃዎች ሰዎች በእጃቸው ይዘው ማንበብ ይችላሉ። ብዙ ጊዜ ጋዜጣዎች የቀን ዜና የኢኮኖሚ ዜና የስፖርት ዜና ይይዛሉ። ስለዚህ እንግዲህ ሌላው እንግዲህ የመጀመሪያው ቴሌቪዥን ነው ብለናል ዜና የምናገኝባቸው መንገድ ሁለተኛ ሬድዮ ነው ሶስተኛ ጋዜጦች እና መጽሄቶች ናቸው። በጋዜጦች እና በመጽሄቶች ላይ ደግሞ መረጃ ማግኘት ይቻላል። ያው በእጅ ነው ይዘህ የምታነበው። ሆኖም ብዙ ጊዜ የሚቀርቡት የዜና ምንጮች እዚህ ላይ የቀን ዜና የኢኮኖሚና የስፖርት ዜናዎች ይበዛሉ። በጋዜጣና በመጽሄት ለምታገኛቸው ዜናዎች ማለት ነው ስለዚህ የዜና ምንጭ በጣም ብዙ ነው ማለት ነው። በዘመናችን ግን ብዙ ሰዎች ዜናን ከኢንተርኔት ያገኛሉ። በሞባይል ስልክ ወይንም በኮምፒውተር የዜና ድረገጾችን መክፈት ይቻላል። እንዲህም በማህበራዊ ሚዲያና ፌስቡክ ቴሌግራም ወይንም ዩቲዩብ ላይ ዜና ይታያል። ይህ መንገድ ፈጣን ስለሆነ ሰዎች አዲስ መረጃ በፍጥነት ማግኘት ይችላሉ። ስለዚህ እንግዲህ ሌላው የዜና ምንጫችን እንግዲህ የመጀመሪያው ቴሌቪዥን ነው። ብለናል ከዛ ሬድዮ ሶስተኛ ጋዜጦችና መጽሄቶች በአራተኛ ደረጃ ሰዎችን በጣም በብዛት የሚጠቀሙበት ኢንተርኔት ነው። ኢንተርኔት ላይ እንግዲህ ብዙ አይነት በስልክህ ማለት ነው ብዙ አይነት የዜና ድረ ገጾችን መከታተል ትችላለህ። ሶሻል ሚዲያ አለ እንደ ፌስቡክ ቴሌግራም ዩቲዩብ የመሳሰሉት ነገሮች ዋትሳፕ ላይ ዜናዎች ይለቀቃሉ። ስለዚህ በዛ አይነት መንገድ መመልከት ይቻላል ማለት ነው። በአጠቃላይ እንግዲህ ሰዎች ዜናን ከቴሌቪዥን ከሬዲዮ ከጋዜጣ እና ከኢንተርኔት ያገኛሉ እነዚህ ሁሉ ምንጮች ሰዎችን ስለ አለም የሚከሰቱ ነገሮችን ለማወቅ ይረዳቸዋል ማለት ነው

የምወደው መክሰስ ፍራፍሬና ቀላል ምግቦች ናቸው። መክሰስ ማለት በዋና ምግብ መካከል የሚበላ ትንሽ ምግብ ነው። ብዙን ጊዜ ከምሳ ሰዓት በኋላ ወደ አስር ሰዓት አካባቢ ላይ የሚበላ አስር ሰዓት አስራ አንድ ሰዓት ላይ ማለት ነው። ብዙ ሰዎች በቀን መካከል ሲራቡ ትንሽ ነገር ለመብላት ይወዳሉ። እኔም እንዲሁም ከዋና ምግብ በኋላ ወይንም በመካከለኛ ጊዜ ትንሽ መክሰስ መብላት እወዳለሁ። ስለዚህ እንግዲህ መክሰስ ያው ጣፋጭ ነገር ቢሆንም ቢመረጥ አል ብዙም እንትን ይላል ቅድም ስለማር ተነጋግረን ነበር። ማርም ቀባቀባ አድርጎ በዳቦ መመገብ ይቻላል። አነስ ያለ ምግቦችን ነው የምንመገበው ፍራፍሬም ሊሆን ይችላሉ ቀለል ያሉ ምግቦች ስናኮችም ሊሆን ይችላሉ። እንደ ቼፕስ ድንች ምናምን የመሳሰሉትን ነገሮች ልንመገብ እንችላለን። በጣም የምወደውን መክሰስ ፍራፍሬ ነው። ለምሳሌ ሙዝ ፖም ወይንም ቡርቱካን መብላት እወዳለሁ። እነዚህ ምግቦች ጣፋጭ ናቸው እና ለጤናም ጥሩ ናቸው እንዲሁም ቀላል ስለሆኑ በፍጥነት ሊበሉ ይችላሉ። ስለዚህ እንግዲህ የምወደው ምግብ የፍራፍሬ ነው ብያለሁ እንደ ሙዝ አይነት ነገሮችን ፖም ወይንም ብርቱካን መብላት በጣም ነው የሚያስደስተኝ። ቀላል ናቸው በፍጥነት ከጤናችን ጋር ሊዋሃድ ይችላሉ ለጤናም ደግሞ ጥሩ ጥቅም ጠቀሜታ አላቸው። ስለዚህ እነሱን መመገብ መክሰስ ላይ ጥሩ ነው። ሌላው መክሰስ ላይ ቀለል ያለ ምግቦችንም መመገብ ይቻላል። ዳቦ በማር አድርገን ዳቦ በለውዝ ቅቤ ቀባቀባ አድርጎ መመገብ የሚቻላል ቀለል ያሉ ምግቦችን ልንመገብ እንችላለን። አንዳንድ ጊዜ ዳቦ ከማር ወይንም ከሻይ ጋር መብላትም እወዳለሁ ይህ በቀላሉ የሚዘጋጅ መክሰስ ነው። እና ሀይል ይሰጣል ከጓደኞች ወይም ከቤተሰብ ጋር እያለን ትንሽ መክሰስ መብላት ደግሞ አስደሳች ነው። ስለዚህ መክሰሱን ስንበላ ከጓደኞቻችን ከዘመዶቻችን ከቤተሰቦቻችን ጋር ቢሆን ደግሞ ይመከራል። ጥሩ የሆነ ውይይት ማድረግ እንችላለን ጊዜውንም በአስደሳች ሁኔታ እንጨርሰዋለን መክሰስ በትክክል መመረጥ ጠቃሚ ነው። ጤናማ መክሰስ መብላት ለሰውነት ይጠቅማል። ፍራፍሬ የተፈጥሮ ምግቦች ወይንም ቀላል ነገሮች መመገብ ከፍተኛ የስኳር ወይንም የዘይት ምግቦች ከመብላት ይሻላል። ስለዚህ ዘይትነት ያላቸው ምግቦችን ወይንም የስኳር ምግቦችን ከመብላት ይልቅ ፍራፍሬ የሆኑ ምግቦችን ብንመገብ ጥሩ ነው። ቅድም እንደ ሙዝ ማንጎ ብርቱካን የመሳሰሉትን መመገብ በጣም አስፈላጊ እንደሆነ ተነጋግረን ነበር ቀላል ናቸው ለሰውነትም ሀይል ይሰጣሉ። ስለዚህ አሁንም መክሰስ ላይ እነዚህ አይነቶችን ምግቦች ብንመገብ ጥሩ ነው። ስኳር የበዛበት ወይንም ዘይት የተሞላበት ምግቦች ከመመገብ ይልቅ እንደነዚህ አይነቶችን ምግቦች ብንመገብ በጣም ለሰውነታችንም ጠቃሚ ነው። በአጠቃላይ መክሰስ ትንሽ ቢሆንም ለሀይልና ለደስታ ይረዳል እኔ በተለይ ጤናማና ቀላል መክሰሶችን መብላት እወዳለሁ። ምክንያቱም ሰውነቴን እንዲጠነከርና ሀይሌን እንዲሰጠኝ ይረዳኛል